ስለ ቤተሰብህ ንገረኝ? እኔ ቤተሰቦችን በጣም ነው የምወደው ቤተሰቦቼ ጋር ጊዜ ማሳለፍም በጣም ያስደስተኛል እና ሁለት እህቶች እና እናትና አባቶች አሉኝ እህቶቼ የሚኖሩት አዲስ አበባ ውስጥ ነው። እነሱም የሚሰሩት ደግሞ የመጀመሪያዋ እህቴ የምትሰራው ኢንሹራንስ ውስጥ ነው። ሁለተኛው እህቴ ደግሞ የምትሰራው መኪና ኤጀንት ነው ከቻይና የሚመጣ መኪና ወደ ኢትዮጵያ እያስመጣች ትሸጣለሽ ማለት ነው። ከዚህም በተጨማሪ አባቴ ደግሞ ጦሩታ ወጣለች ጥሩ ተኛ ነው ማለት ነው እናም ከዚህ በፊት ይሰራው የነበረው ስራ ደግሞ መምህር ነው ያስተምር ነበር። አሁን ጥሩ ወጣ ስለ ስለወጣ ጦሩታ ወጣ በመውጣቱ ምክንያት ፑል ቤት ከፍቶ ፑል ይሰራል ማለት ነው። እናቴ ደግሞ የቤት እመቤት ነች። እናም ግዬ ቤት የሚያቤት ከመሆኗም በተጨማሪ ሌላ ተጨማሪ ስራዎችን ጎን ለጎን ትሰራለች ሻወር ቤት ታስታጥባለች ማለት ነው። በዚህም በዚህም እንደዚህ እያደረግን እናስተዳድራለን ራሳችንን ማለት ነው።

ቅሬታዎችን እንዴት ታስተናግዳለህ? እኔ ቅሬታዎችን የማስተናግድበት በስርዓት ባለው መንገድ ነው ምክንያቱም ቅሬታዎችን በማስተናገደው በስርዓት ካልሆነና ሌሎች ጋር በጣም በብስጭት ከሆነ ሌላ ጠብና ግጭት ሊያስከትል ስለሚችል ቅሬታዎችን የማስተናግድ የምነግራቸው ወይም ቅሬታ ላለብኝ ሰዎች የማቀርበው ስርዓት ባለው መንገድ እጄን አውጥቼ እድል ሲሰጠኝ ያንን ቅሬታ ምን ምን ቅሬታ እንዳለብኝ ለእነዛ ሰዎች አቀርባለሁ ማለት ነው። እና ቅሬታዬን በስርዓት ባለው መንገድ ነው የማቀርበው።

ዝናብ ሲዘንብ ምን ታደርጋለህ? ዝናብ ሲዘንብ እኔ የማደርገው ነገር ውስጥ አንዱ የዝናብ ዉሃ አጠራቅማለሁ ማለት ነው የዝናብ ዉሃ ካጠራቀምኩት በኋላም ለተለያዩ አገልግሎቶች እንጠቀምበታለን ማለት ነው አብዛኛውን ጊዜ ክረምት ዝናብ ስለሚዘንብ አብዛኛውን ጊዜ የዝናብ ውሃ ነው የምጠቀመው ማለት ነው የዝናብ ውሃ በማጠራቀም ምክንያቱም የዝናብ ውሃ ተፈጥሮአዊ በመሆኑ ምንም አይነት ክፍያ ስለሌለው የዝናብ ውሃ በቀላሉ መጠቀም ይቻላል ከባንባዋ ይልቅ የባንባዋ ዉሃ የምንጠቀም ከሆነ ግን ባንፓዋ ውሃ በተጠቀምነው ኪሎ ዋት መጠን ስለሚያስከፍለን የተለያየ ወጪ ያጋልጠናል ማለት ነው በዛም ምክንያት ዝናብ ሲዘንብ የዝናቡን ዉሃ እያቆርን ለተለያዩ አገልግሎቶች ለቤት መቅጃነት ለእቃ ማጠቢያነት ለልብስ ማጠቢያነት እና ለተለያዩ አገልግሎቶች ይጠቀማሉ

የምትወደው መጽሐፍ ምንድነው እኔ የምወደው መጽሐፍ ታውሪካዊ መጽሐፍ እና የድሮ መጽሐፍቶችን በጣም እወዳለሁ እናም አብዛኛውን ጊዜም እነሱን በማንበብ በጣም እደሰታለሁ ማለት ነ፤ ይህንን የማደርግበት ምክንያት የድሮ መጽሐፍቶችን ማንበብ የድሮ ሰዎች ምን አይነት ህይወት እንዳሳለፉ እንድረዳ ስለሚያደርገኝ ከዚህም በተጨማሪኝ በጣም ያን በማንበቤ እነዛን መጽሐፍ በጣም ደስተኛ ስለሚያደርገኝ የድሮ መጽሐፍት ማንበብ እወዳለሁ እናም አብዛኛው ብዙ የድሮ መጽሐፎችን አነባለሁ ማለት ነው።

የድምጽ መልእክት ትልካለህ አዎ አኔ የድምጽ መልእክት እልካለሁ ለሰዎች የተለያዬ የተለያየ ጊዜ የተለያየ ድምጽ መልእክት ለሰዎች እልካለሁ ማለት ነው። ይሄን የማደርግበት ምክንያት አሁን ለተለያዩ ሰዎች ስደውል ለጓደኞቼ ወይም ለቤተሰቦቼ ስልካቸውን የማያነሱ ከሆነ በድምጽ ሪከርድ አደርግና ያንን ድምጽ ሪከርድ ያደረኩትን እልክላቸዋለሁ ማለት ነው። እነሱም ያንን አይተው ወደያው ደውለው እንደደወልኩ አውቀው ምላሽ ይሰጡኛል።

የምትወደው ከተማ የት ነው? እኔ የምወደው ከተማ ባህርዳር ነው ባህርዳርም በጣም የምወዳት ከተማ ናት ምወዳት ምክንያት የምወድባት ምክንያቶም በጣም ከተማ እና ለኑሮ ምቹ ምቹ በመሆኗ የሚተነሳ ለሴት ልጅ ደግሞ በጣም ይመቻል ከተማው በዚህም የተነሳ ባህርዳርን በጣም እወዳታለሁ። ከዚህም በተጨማሪ አየሯም ሞቃት በመሆኑ እና ለጤና በጣም ተስማሚ በመሆኑ በጣም ለኔ ተወዳጅ ከተማ ናት ማለት ነው

ለስራ ትጓጓለህ? አዎ እኔ ለስራ በጣም ነው የምጓጓው ምክንያቱም ስራ መስራት በጣም ብዙ ጥቅሞች አሉት ከጥቅሙ ውስጥ አንዱ አንደኛ ጊዜያችንን በስርዓት እንድንጠቀምና ጊዜያችንን መስራት ባለብኝ ሰዓት እንድሰራ ያደርገኛል ከዚህም በተጨማሪ ስራዬን በስርዓት የምሰራ ከሆነ የስራ እድገት እና ተጨማሪ ደሞዝ ተጨማሪ ላገኝ ስለሚችል ለስራ በጣም እጓጓለሁ

ምን ያህል ጊዜ መጽሐፍ ታነባለህ? እኔ መጽሐፍ ማንበብ በጣም ያስደስተኛል አብዛኛውን ጊዜ ቅዳሜና እሁድ መጽሐፍ አነባለሁ ምክንያቱም ቅዳሜና እሁድ የእረፍት ጊዜዬ በመሆኑ የተነሳ ቅዳሜና እሁድ ጊዜ የማሳልፈው መጽሐፍ በማንበብ ነው። መጽሐፍ ማንበብ ብዙ ጥቅሞች አሉት። አንደኛ ራሳችንን ራሳችንን እንድንገመግም ራስ ራሳችንን እንድናውቅና እኛ ራሳችንን የተለሻለ ቦታ እንድናደርስ ከዚህም በተጨማሪ ከተለያዩ መጽሐፍቶች የተለያዩ እውቀቶችን ስለምናገኝ ያንን መጽሐፍ ቅዳሜና እሁድ በማንበብ እደሰትበታለሁ። ጊዜዬንም በዛ አሳልፋለሁ።

ቅርጫት አለ? አዎ እኔ ቅርጫት አለኝ ቅርጫትን ለተለያየ አገልግሎት እጠቀምበታለሁ፤ የቆሸሹ ልብሶችንም የማጠራቅመው ቅርጫት ላይ ነው እንዲሁም ከዚህም በተጨማሪ ለሌላ አገልግሎቶች ቅርጫትን እጠቀምበታለሁ ማለት ነው፤ አሁን ከ በቤቴ ውስጥ ዶሮዎችን አረባለሁ እናም ማታ ማታ የሚተኙት በቅርጫት ተዳፍኖ ነው፤ ለዚህ ለነዚህ ለነዚህ አገልግሎቶች ቅርጫትን እጠቀምበታለሁ፤

ማሰላሰል ታደርጋለህ አሁን እያንዳንዱን ነገር ከማድረጌ በፊት ያን ነገር በደንብ አሰላስዬ ነው የማደርገው ማለት ነው። ምክንያቱም የማደርገውን ነገር በደንብ አስቤ ጥቅሙን ጉዳቱን ምን አይነት ህይወቴ ላይ የሚያስከትለው ጉዳት አለ ወይ ወይስ የለም ሌሎች ሰዎችን ይጎዳሉስ? ወይስ አይጎዳም ብዬ ያን ነገር በደንብ አሰላስዬ ነው አንድ ነገር የማደርገው ማለት ነው። ምክንያቱም ሳላሰላስል በፍጥነት የሆነ ውሳኔ የምሰጥ ከሆነ ችግር ሊፈጥር ስለሚችል እያንዳንዱን የማደርገውን ነገር አሰላስዬ ውጤቱንና ጥቅሙንና ጉዳቱን ካየው በኋላ ነው ማለት ነው። ይሄንን ነገር የማደርገው።

ሻማ ማብራት ትወዳለህ? አዎ እኔ ሻማ ማብራት እወዳለሁ በተለያዩ ጊዜ ሻማዎችን አበራለሁ ለምሳሌ በልደት በቤት በእኔ ወይንም በቤተሰቦቼ ልደት በሚሆንበት ጊዜ ሻማ አበራለሁ ማለት ነው ከዚህም በተጨማሪ ቤት ውስጥ መብራት በሚጠፋበት ጊዜ ሻማ አብርቼ መብራት እስኪመጣ ድረስ እጠቀማለሁ ማለት ነው ከዚህም በተጨማሪ ሻማ ለተለያዩ አገልግሎቶች ያገለግላል መብራት እስኪመጣ ድረስ በሻማ እየተጠቀምኩ ጊዜውን አሳልፋለሁ ማለት ነው

የምትወደው ስፖርት ምንድነው? እኔ የምወዳቸው ብዙ አይነት ስፖርቶች አሉ ከእነዚህ ውስጥም ሩጫ በጣም እወዳለሁኝ ሩጫ በተለያዩ ቴሌቪዥን ፕሮግራሞች የሩጫ ውድድርን እመለከታለሁ ከዚህም በተጨማሪ እኔ ጠዋት ጠዋት እሮጣለሁ ማለት ነው። መሮጤም ብዙ ጥቅም ያስገኝልኛል ለጤናዬ በጣም ጥሩ ነው። ከዚህም በተጨማሪም። ለጤናዬም ከጤናዬ በተጨማሪ ለተለያዩ ለራሴ ለሰውነቴ ይጠቅመኛል ማለት ነው።

የምትወደው ሬስቶራንት የት ነው? እኔ የምወደው ሬስቶራንት አዘዋ ሬስቶራንት ነው አዘዋ ሬስቶራንት ለኔ በጣም ተመራጭ ሬስቶራንት ነው። ምክንያቱም ከሌሎች ሬስቶራንቶች በጣም ለየት ያለ ገጽታና ጣፋጭ መግቦች ያሉበት ከዚህም በተጨማሪ ብዙ ሰዎች አዝዋንን አዝዋ ሬስቶራንትን ምርጫቸው ያደርጋሉ የሚያደርጉበት ምክንያት አንደኛ በደንብ ደንበኞችን መቀበል ይችላሉ። ከዛም በተጨማሪ የምግቦቻቸው በጣም ጣፋጭ በመሆናቸው የተነሳ በጣም የምወደው ሬስቶራንት እሱ ነው ማለት ነው

በገበያ ዋጋ መደራደር ትችላለህ? አዎ የገበያ ዋጋ መደራደር እችላለሁ። እያንዳንዱን የእቃዎች ገበያ ውስጥ የምገዛውም ተከራክሬ ነው የማደርግበት ምክንያቱም የሆነ ገበያ ውስጥ ሄደን የሆነ እቃ በምገዛበት ጊዜ ያንን እቃ ካልተከራከርኩኝ በደንብ ዋጋው በጣም ከፍተኛ ነው። የሚሆን እናም ያንን እቃ ለመግዛት የምፈልገውን እቃ በደንብ ተከራክሬ ዋጋውን አስቀንሼ ነው ከጠሩት ዋጋ አስቀንሼ እገዛና ያንን ብር እጠቀምበታል ማለት ነው።

ጨው ብዙ ጨው አለ እኔ አብዛኛውን ጊዜ ብዙ ጨው አልወድም ምክንያቱም ብዙ ጨው የማልወድበት ምክንያትም ለጨው ጨው ብዙ መጠቀም ለተለ ያዩ በሽታዎች ስለሚያጋልጥ አብዛኛውን ጊዜ ብዙ ጨው አልጠቀምም ማለት ነው። ከዚህም ከሚያስከትሉ ጉዳቶች ውስጥ አንዱ ጨው ብዙ ጊዜ መጠቀም ለግፊት በሽታ ያጋልጣል። በዚህ ምክንያት ጤናዬን ለመጠበቅ ስል ብዙ ጨው አልጠቀምም

የወተት ተዋጽኦ ትወዳለህ? አሁን እኔ የወተት ተዋጽኦ በጣም እወዳለሁ ምክንያቱም የወተት ተዋጽኦዎች ለጤና በጣም ጠቃሚ ስለሆኑ አብዛኛው ጊዜ የወተት ተዋጾዎችን እጠቀማለሁ ማለት ነው። ከምጠቀምባቸው የወተት ተዋጾዎች ጥቂቶቹ እርጎ አይብ መጣጣና ቅቤ እነዚህን እጠቀማለሁ ማለት ነው። እነዚህን በመጠቀም የተነሳ በጣም ደስተኛ ነኝ በተለያየ መንገድ እነዚህን እጠቀማለሁ ማለት ነው። ምግብ ስበላ ከምግቡ ጋር በመጨመር ቅቤ እጠቀማለሁ ወጡ ጋር ማለት ነው። እንዲሁም እርጎና እይብ ደግሞ ከምን እንትን ወጥ ምግብ ጋር እንጀራ አድርጌ ወጥ በማድረግ እና አይብና አድርጎ በመጨመር እሱን በመገኘ በመመገብ የተለያዩ ደስታዎችን አገኝበታለሁ። እና እንደዚህ እያረኩት እጠቀማለሁ

ከአለቃህ ጋር ግንኙነት እንዴት ነው? ከአለቃዬ ጋ በጣም ደስ የሚል ግንኙነት እ ነው ያለኝ ምክንያቱም አለቃዬን እንደ አለቃ ብቻ ሳይሆን እንደ እንደ መምህር እንደ የተለያዩ ነገሮችን እንደ መሪ ስለማየው እ እም ጥሩ ግንኙነት አለኝ ማለት ነው። እዚህም በተጨማሪ ከአለቃየ ጋ የጓደኝነት ግንኙነት ነው ያለን እም የተለያዩ ነገር እኔ የማላውቀውን ነገር እ እንዲያሳየኝ እጠይቀዋለሁ። ከዚህ በተጨማሪም ከእሱ ጋር በጣም ጥሩ የሆነ ግንኙነት ነው ያለኝ

ምን? አዲስ ነገር መማር ትፈልጋለህ እኔ መማር የምፈልገው አዲስ ነገር ቴክኖሎጂን አዳዲስ ቴክኖሎጂዎችን መማር እፈልጋለሁ በዚህ በማድረጌም ህይወቴ ውስጥ ለውጥ ይኖራል ብዬ ስለማስብ ያንን ማድረግ እፈልጋለሁ አዳዲስ የሚመጡ ቴክኖሎጂዎችን መከተል። ስራችንን በጣም ያቀላጥፍልኛል ከዚህም በተጨማሪ አዳዲስ ነገሮችን መማር የተለያዩ ነገሮችን። እንዴት መስራት እንዳለብኝ እና ቴክኖሎጂ የሚያመጣቸው ነገሮች ለአጠቃቀም በጣም ምቹና ቀላል ስለሚሆኑ በነዛ አዳዲስ በሚመጡ ቴክኖሎጂዎችን ተምሬ የተሻለ ነገር መስራት እና የተሻለ ውጤት ማምጣት እፈልጋለሁ።

አዎንታዊ አስተያየት ተቀብለህ ታውቃለህ አዎ እኔ አዎንታዊ አስተያየቶችን እቀበላለሁ አዎንታዊ አስተያየቶች ማለት ስለእኛ ጥሩ ጥሩ የሚነገሩ ነገሮች ናቸው እነዚህ ነገሮችም በመውሰድ ለተለያየ ጥቅም አገልግሎት። እጠቀምባቸዋለሁ ይሄን ማለት አዎንታዊ አስተያየቶች ሰዎች ስለእኛ የሚያዩትን ጥሩ ጥሩ ነገር ይናገራሉ። ያን ጥሩ ነገርም ለእኛም እነሱ የነገሩን ጥሩ። አዎንታዊ አስተያየቶችን በመቀበል ያንን ያንን አዎንታዊ ነገሮችን እናሳድግና እንደገና ከዛ የበለጠ ጥሩ ነገር ለመስራት እጠቀምባቸዋለሁ

ስንት ቋንቋ ትችላለህ? እኔ የምችላቸው ቋንቋዎች ውስጥ ሁለት ቋንቋዎችን እችላለሁ አማርኛና እና እንግሊዘኛ ማለት ነው። አማርኛ የአፍ መፍቻ ቋንቋዬ ነው። በደንብ አቀላጥፌ መናገር እችላለሁ። እናም መግባቢያዬ የመግባቢያ መፍቻ ቋንቋዬ አማርኛ ነው ማለት ነው። እንግሊዘኛ ደግሞ የቻልኩበት ምክንያት በምማርበት ጊዜ የእንግሊዘኛ ቋንቋ አለም አቀፋዊ ቋንቋ ስለሆነ። ተምሬ በትምህርት ነው ያገኘሁት የእንግሊዘኛን ቋንቋ ማለት ነው። እናም አሁን በተለያዩ ቦታዎች በስራም ሆነ በተለያዩ ሰዎች በማገኝበት ጊዜ አማርኛ ቋንቋ የማይችሉ ሰዎችን በሚያጋጥሙኝ ጊዜ በእንግሊዘኛ ቋንቋ እነዛ ሰዎች ጋር እግባባለሁ ማለት ነው። በዚህም በዚህም ሁኔታ እነዚህን ሁለቱም ቋንቋዎች በስርዓት እጠቀምባቸዋለሁ።

ምን አይነት ዳቦ ትወዳለህ? እኔ የምወደው የዳቦ አይነት የስንዴ ዳቦ እወዳለሁ የስንዴ ዳቦ ለማዘጋጀትም በጣም ከባድ ያልሆነና ለማዘጋጀት ቀለል ያለ ስለሆነ እንዲሁም በቤታችን ውስጥ በቀላሉ መዘጋጀት ስለሚችል የስንዴ ዳቦ እወዳለሁ ማለት ነው ከዚህም በተጨማሪ የስንዲ ዳቦ ለጤና በጣም ጠቃሚ ነው የተለያዩ ንጥረ ነገሮች በውስጡ ስላለው ለጤና በጣም ጠቃሚ በመሆኑ የተነሳ የስንዴ ዳቦ በጣም እወዳለሁ

የስራ ምግባር ታከብራለህ? አዎ የስራ ምግባሮችን አከብራለሁ ምክንያቱም የስራ ምግባር ማክበሬ ያኔን ስራ በስርዓት ምን እንድሰራ ያደርገኛል የሁሉም ስራዎች የራሳቸውን የስራ ስነ ምግባር አለባቸው እናም እያንዳንዱን ስራ ስሰራ የስራ ስነ ምግባርን አከብራለሁ የስራ የስራ ስነ ምግባርም ማክበሬም ለራሴ ጥሩ ነገር ነው እንዲሁም ለተጋበጠበት ድርጅት ደግሞ ስራዬን በሥርዓቴ የምሰራና የማከብር ሰው በመባል ጥሩ ስም ሊሰጠኝ ይችላል ከዚህም በተጨማሪ ደግሞ የስራ የስራ ምግባሬን በማክበሬ ምክንያቱም የስራ እድገት ላገኝ ስለምችል የስራ ምግባሮችን በስርዓት አከብራለሁ እንዲሁም እጠቀምባቸዋለሁ